በመንገድ ላይ አንዲት አሮጊት አጋጠመች እንበል እናም ይቺ ሴት ትንሽ ግን እጅግ በጣም ጠቃሚ የሆነ ስጦታ ሰጠች እሱም አስማተኛ ቀለበት ነው። ይህ ቀለበት አንተን ሌሎችን ሌሎች እንዳትታይ አድርጎ ይሰውራል። ወደ ፈለከው ስፍራ መጓዝ ትችላለህ። ማንም ሰው አንተን አያይም ማየትም አይችልም። ጥያቄውም ይሄ ነው በዚህ ቀለበት ምን ታደርጋለህ? ይህ አስማታዊ ሀይል እንዴት ትጠቀመዋለህ? የጋይጂ ቀለበት ሪፐብሊክ በተሰኘው የፕሌቶ ዘመን አይሽሬ ስራ ውስጥ እናገኘዋለን። መጽሐፉ የፕሌቶ ታላቅ ወንድም ስለሆነው ግላውኮን ጋይጂ ስለተባለ አንድ ተራ በግ ጠባቂ ታሪክ ይነግረናል። ይህ እረኛ ከክርስቶስ መወለድ ሰባት መቶ አመታት በፊቱ የሊዲያ ግዛት ተብላ በምትጠራው ስፍራ ይኖር ነበር። ይህ ግዛት አሁንም ላይ በቱርክ ውስጥ እናገኘዋለን። እንግዲህ ፕሌቶ እንዲህ ይተርከዋል። ከእለታት በአንዱ ቀን እጅግ በእጅጉ ሀይለኛ የሆነ የመሬት መንቀጥቀጥ በሊዲያ ግዛት ውስጥ ተከሰተ። በምድር ገልጽ ላይ ትልቅ መሰንጠቅ ተፈጠረ በስንጥቁም መሃል እረኛው ጋይጂ አንድ የተደበቀ ዋሻ ተመለከተ። በዋሻው ውስጥም ጋይጂ ከነሃስ የተሰራ የፈረስ ሀውልት አገኘ። በዚህ ሀውልት ውስጥ በከፊል የበሰበሰ የአንድ ግዙፍ ሰው ሙት አካል ይገኝ ነበር። በአስክሬኑ የቀኝ እጅ አንደኛው ጣት ላይም ወርቃማ ቀለበት ያብረቀረቅ ነበር። እናም ጋይጂ ይህንን ቀለበት ለራሱ ወሰደው። እረኛው ይህ ቀለበት ተራ ቀለበት እንዳልነበረ ለመረዳት ጊዜ አልወሰደበትም። በየእለቱ አናት ላይ ያለችውን ጌጥ ሲያሽከረክራት ጋይጂ ሰው እንዳያየው ሆኖ ተሰወረ። ቀለበቱ ለጋይጂ የመሰወር ሀይልን ሰጠው። አስደናቂ የመሰወር ሀይልን እንዳገኘም ይህ ተራ የበጎች እረኛ ወደ ቤተ መንግስት ቅጥር ዘለቀ። በዚያን እለት ምሽትም ከንግስቲቷ ጋር ተኛ። ንጉሱም ገደለው። ንግስናን ተቀበለ እናም ራሱን የዲዲያ ግዛት ገዢ አድርጎ ሾመ። ፕሌቶ በዚህ ታሪክ ውስጥ ለማስተላለፍ የሞከረው ዋናኛ ሀሳብ ቢኖር ይሄ ነው። ሰዎች መጥፎ ድርጊቶቹን የማያደርጉት። ብያስ በሚል ፍራቻ ነው ቢያዝስ በሚል ፍራቻ ነው። ሙሉ ለሙሉ የማይታመንበት እና የማይታየንበት የምንሰወርበት ሀይል ቢኖረን ከውርደት ከመያዝ አልያም ከመታየት ፍራቻ እንላቀቃለን። ፕሌቶም የመሰወርን ሀይልን ያገኘ እና የሌላውን ሰው ንብረት ላለመዝረፍ ያሰበ አልያ መጥፎ ተግባር መፈጸም ያልፈለገ ቢኖር እርሱ የአለማችን ሞኝ ሰው ነው ይለናል። በአጠገብህ ያለ ጓደኛን ጠይቀው ራስህንም ጠይቅ የሚያስገርም የሚያስቅ አልያም የሚያሳቅቅም ምላሽ ታገኛለህ። እናስ የመሰወር ሀይል ቢሰጥ ባንክ ቤት አትዘርፍም ልክ እንደ ጋይጂ ወደ ቤተ መንግስት ለመግባት አትሞክርም። ከዚህ ሲከፋም ለመናገር የሚከብዱ ወንጀሎቹን አትፈጽምም። እናም እኛን ወንጀልን ከመፈጸም የከለከለ ነገር ቢኖር ሰው ምን ይለኛል የሚል ሀሳብ ብቻ ነው ይላል ፕሌቶ። የፕሌቶ ሰዎች መልካም የሚሆኑት በምርጫቸው ሳይሆን ተገደው ነው የሚለው ሀሳብ ለዘመናት ብዙ ፈላስፋዎች አጨናንቋል። ሆኖም ይህ የጋይጂ ቀለበት ከሁለት ሺህ አመታት በላይ ያስቆጠረ አፈ ታሪክ ቢሆንም ከምንም ጊዜ በላይ አሁን ላይ ላለነው ሰዎች የሚሰራ ምሳሌ ነው። ለምሳሌ ትክክለኛው ማንነታቸውን የማይገልጽ የፌስቡክ አካውንት ያላቸው ግለሰቦች ማን እንደሆኑ አይታወቁምና እጅግ በዘቀተ ሁናቴ ጸያፍ ስደቦችን ሲወረውሩ አልያም ጠብአጭባሪና በህግ ሊያስጠይቋቸው የሚችሉ የጥላቻ ንግግርን ሲዘሩ ይውላሉ።

በአንድ ወቅት ሊቁ መላከ ብርሃን አድቫንሴ ጀምበሬ አባኮት ይደክሞታል አይኖትንም ያሞታል እረፍት ያድርጉ ሲባሉ ለንባብ ያልሆነ አይን ይፍረጥ ብለው ነበር። በመጽሐፉ ውስጥ ህይወት አበውን ፍኖተ ቅዱሳትን የእግዚአብሔር ውዱንና ፍቃዱን እንዲሁም ራሱን እግዚአብሔር እናገኛለን። ታዲያ ከዚህ የሚበልጥ ምን አለ? ንባብ ያልሆነ ለንባብ ያልሆነ አይን ምን ረቢ ይኖረዋል አሉ? መጽሐፍት የጦር መሳሪያ ናቸው የነፍስ ጠላት የሆኑትን እኩያ ፍጡራትና ራሱን ሰይጣንን እናሸንፋባቸዋለን። መጽሐፍት ብርሃን ናቸው አበው ጨለማ ብለው የሚጠሩትን ድንቁርናን እናስወግዱባቸዋለን። መጽሐፍት መንገድ ናቸው። ከባርነት ወደ ነጻነት ከግብታዊነት ወደ ከስሜታዊነት ወደ አመዛኝነት እንጋብዛችኋለን። መጽሐፍ ምግብ ናቸው ፅድቅ የተራበችንና በጎነት የተጠማችን ነፍስ እንደመሸወታ እናረካታ ዘንድ ይረዱናል። በአጠቃላይ መጽሐፍት ለሰው ልጅ አስፈላጊ ናቸው። የሚያነብ ሰው ሁልጊዜም አሸናፊ መሪ ነው። የማያነብ ሰው ግን በፍቃዱ ራሱን ለባርነት ያዘጋጀ ደካማ ነው። መጽሐፍትን የማይወድ ሰው የጌታን ሸክም ይጫን ዘንድ ጀርባውን ለጭነት ያመቻቸ አህያን ይመስላል። ብልሆችና አንባቢያን ፍላጎታቸውን ጭነው ወደ አለማቸው ሲነዱ ይኖራሉ። ለዚህም ነው ማንበብ ሙሉ ሰው ያደርጋል የሚባለውን ስንፈጠር ጎዶሎ ሆነን ተፈጥረን ሳይሆን ሙሉነታችንን የምናረጋግጠው በህይወታችን በምንሰበሰበው መረጃ መሰረት በመሆኑ ነው። ሰዎች የመረጃ ስብስብ ነው። አንተም አንቺም እኔም ሁላችንም ብንመዘን እስከ ዛሬ የሰበሰብናቸውን መረጃዎች እናህላለን ታዲያ የመረጃ ለመሰብሰብ ደግሞ መጽሐፍት አበይት መንገዶች ናቸውና እንጠቀምባቸው። አባቶቻችን ይህንን ስለሚያውቁ ነው ለንባብ ያልሆነ አይን ይፍረጥ ያሉት።

አቤልዬ ለምን እንደሆነ ባላውቅም ስታወራኝ ስትስቅ ስትቀልድ ምንም ነገር ስትለኝ ደስ ይለኛል። ሌላውን ነገር ሁሉ ተውና ስተነፍስ ነፍሴ ቀጥ ነው እምትልልህ እግዚአብሔር ጎዶሎነቴን አይቶ ሙሉ እንደሆነለት ይመስለኛል። በዚች ምድር ላንተ አንተን እድሜን አዳሜን ሰጠኝ ኦ ጌታ ሆይ ታውቃለህ ስጦታዋ ብዙ ነው። ምንም ብዬ ባመሰግነው ምስጋናዬ ሰመ ሰማያት ፀረ አርያም ድረስ እንደሚሄድ አላውቅም። አቤልዬ ትዝ ይላሀል? ያኔ የመጀመሪያ ቀን ስደውልኝ ያቺ ቀን ለኔ ባለ ባለ ውለታ ናት መቼም አረሳትም። ከዛ ከዛማ ያኔ በቀልድ በዋዛ ፈዛዛ የተጀመረችው ወሬ የህይወቴ አንዱ አካል ለመሆን በቃ። አስታውሳሀለሁ በአንዷ ምሽት ስናወራ ሙናዬ ብመጣ ምን ይሰማሻል ስትለኝ? በደስታ ብዛት ሰውነቴን አንዳች ነገር ሲወርኝ በምላሹ ደስ ይለኛል የኔ ውድ ማለቴን ብቻ ነው የማስታውሰው። ፍቅር እውር ያደርጋል የሚባለውን አባባል ድሮ ወረቀት ላይ ነበር የማነበው። አሁን ግን ስኖረው እፍር ድንግጥ እላለሁ። ጸሎትም እንደማድረግ ቢጤ ያደርገኛል ታውቃለህ በጣም ነበር። የወደድኩህ ምንም አይቼ ምንህንም አይቼ አልነበረም በቃ እንዲህ ወደድኩህ። የኔ ውድ ህፍረቴን ሁሉ ነገሬን ነው በአንተ ነገር ነው ገፍፌ ከላይ ላያ ያወለኩት ስታቅፈኝ ስትስመኝ። በአንገት ስር ውሽቅ ብዬ ስተኛ የሚሰማኝን ስሜት እንዲሁ በቀልድ እና በጽሁፍ የምገልጽልህ ሳይሆን ስኖረው ነው የምደሰተው። ምክንያቱም ከየት ጀምሬ ከየት ተነስቼ ነው የማወራው የምጽፈው አላውቅም። ዝም ብለህ እቅፍ አድርገኝ አዎ እንደሱ ይቀጥላል

ፈላስፋ እንዴት አጣን ለሚለው ጥያቄ አንደኛ ነገር ፍልስፍና አመለካከት ነው። በባለፈው ዘመን አፍሪካ ውስጥ ከኢትዮጵያ ውጪ የትኛው ሀገር ነው? በራሱ ነፃ የሆነ አስተሳሰብ ሲያስብ የነበረው ብልህ እንድትጠይቅ ትሆናለህ። ምክንያቱም ሁሉም በቅኝ ግዛት ውስጥ ነበሩ። ሁለተኛው በኢትዮጵያ ውስጥ ከጥንት ብዙ ፈላስፎች አልተነሱም ወይ? እነ ዘረ ያዕቆብ እነ አለቃ ዘነብ እነ ወለደ ህይወት እነ ተዋናይ ከጊዜው የቀደሙ የተለየ አመለካከት እና ሀሳብ የነበራቸው ብዙ ብዙ ሰዎችን ማንሳት ይቻላል። ግን ምንድነው መሰለህ? እነሱ እንዳንሰማህ እነሱን ፈልገህ ሀሳብ ፍልስፍና እንዳትከተል የቤተክርስቲያኗ ማለትም የቤተ ክህነት ተጽዕኖ ቀላል አልነበረም። ቤተ ክህነት ከራሱ አስተሳሰብ እና ትምህርት ውጪ ሌላ ሀሳብ እና ፍልስፍና። ባድ አድርጎ ስለሚመለከት በህዝቡም ላይ የእነሱ ትምህርት ከሰይጣን እንደሆነ አድርጎ ያሰቡ ስለነበር ህዝቡም እንደዋዛ እንዲያስቡ ከፍተኛ ተጽዕኖ አድርገዋል። አሁንም ይሄን ነገር ታያላችሁ። ዘር ያዕቆብ ምንድነው ያለው ያኔ እኔ የጀመርኩትን የደፈረ ይጨርሰው። ነው እኮ ያለው ምክንያቱም እንደሚገድሉት ያውቃል። ብዙዎች ፈላስፎች እነ ሶቅራጥስ በምድሃኒት እና አርስቶል ዳቪንቺ ብዙ ስቃይ ያዩ ሰዎች ነበሩ። ሌሎችም ብዙ ሰዎች አሉ። ሌላው ነገር ሀገራችን ላይ የተከናወኑ ፖለቲካዊ ሁናቴ ሀሳቦች አሰላሳይ ብዙ ፈላስፎች እንዳይወጡ የራሱን አሻራ ጥሏል። ለምሳሌ በአምደ ጽዮን ዘመነ መንግስት ፖርቹጋሎች መጥተው ህዝቡን ካቶሊክ ለማድረግ የሄዱበት እና የማወናበድ መንገድ ከዛም በኋላ ህዝቡን በሁለት ሃይማኖት ከፈሉት ከዛ በኋላ እስልምና መጣ እሱም እንደዛው ስለዚህ በጊዜ ሁሉም የየራሱን የከፈሉለትን ሃይማኖት እንጂ የየትኛውም ፈላስፋ ሀሳብ አንስቶ ያወራል። ዛሬ ላይስ እኛ ለምንድነው የምንጨነቀው ስለ ፍልስፍና ነው። ስለ ብሄር ቋንቋ አይደለም የምንገበገበው። ስለዚህ አሁን ላይ ብዙዎቻችን ጭንቀት ላይ የፍልስፍና መጽሐፍ ማንበብ እንደሚያሳብድ ተደርጎ ተቀርጿል። ብዙዎች መጽሐፍ ስጠን ይሏል እንጂ ይሉናል እንጂ ምን አይነት ሰው ግል ልስጣችሁ ስለው አብዛኛው የፍቅር ይሆንልን ነው የሚሉት። ስለዚህ ብዙ ፈላስፎች ነበሩ ሀሳባቸው አለ እኮ ግን እኛ አሁን ላይ? ተጠቅመንባችኋል እንዴ የነበሩንን በድንጋይ አሳደናቸውን። የኛ ትውልድ በማንኛውም ጉዳይ ከስሜታዊነት በጸዳ መልኩ ለመወያየት ፍላጎት አለ ወይ? አንድ ጊዜ ጸሎት የሚያደርገውን ሰው ሲጠጋ ሲጨርስ ጠጋ ብዬ ወዳጄ ቅድም የአሸናፊ የእግዚአብሔር እናት ማርያም ሆይ ስትል ነበር። ጸሎቱ ትክክል ነው ብለህ ታስባለህ? እያልኩ ሳወራው በጩኸት መናፍቅ ዞሮ ዞር በልኝ ነው ያለኝ። እዩ ይሄ አይነቱ አስተሳሰብ ላይ ነው ያለነው። የሀሳብ ድህነት ለቁስ ድህነት ዳርጎናል። አዎ በትክክል ግን ደግሞ የነ ካርል ማርክስን ስራ ካፒታል አሁንም ሲጠቀሙበት እኛ አጥተን ነው ወይ አላጣንም አሉ? ተቀባይ ድንጋይ ማጣት ነው። በሀገር በቀል እውቀት ላይ የተሰማሩ ባህላዊ ሀኪሞች ወይም አዋቂዎች እንደ ሀገር ተቋም ገንብተንላቸው እንዲመራመሩ? አድርገናል ወይ? ስማቸው ጠንቋይ አስማተኛ እያልን እነሱን ከማሸሽ ውጪ ምን ሰራንላቸው? ሩቅ ሳልሄድ ዙምባራ እኮ ፈላስፋ ነው እንግዳ የሆነን ነገር ነው። ወንዴ በላይ ሴት የበታች ተደርጎ በሚታይበት ማህበረሰብ ውስጥ እሱ ሰዎች እኩል ናቸው ብሎ በተግባር ያደረገ ሰው እኮ ነው። ታዲያ ዙምባራን ስንቶች ያውቁታል? የእሱን እሴት ሌሎች ቀበሌዎች እንዲተገብሩት የትኛው የመንግስት አመራር ሲወተውት ሰማችሁ? ስለዚህ እኔ እያልኩ ያለሁት ፈላስፎች አሉን ነው። ግን ቦታ ክብር አንሰጣቸውም። የኔ ሀሳብ ስለዚህ ቤተ ክህነቷ የኔ ሀሳብ ብቻ ካልሆነ የሚለውን ግትርነቷን ትታ ዘመኑን ዋጅተን አንሰላሳዮችን ፈላስፎችን የምታቀርብ ከሆነ። ደንቆርነታችን ይቀጥላል። ከላይ የጻፍኳቸውን ሀሳቦች የግሌ የመሰሉኝና ትዝብቴ ናቸው። ከስሜታዊነት በጸዳ ልናወራ ልንወያይ ይገባል።

ይቺ ኢትዮጵያ የምትባል ሀገር ስንት መከራ ደረሰባት። ስንት መከራ ወንዞችን ተሻግራለች ገና ስንት ትሻገራለች። ስንት የግፍ ተራራዎችን አቋርጣለች ገና ስንት ታቋርጣለች ስንት። የበደል ሰይፎችንና ጦሮችን አምክናለች ገና ስንት ታመክናለች። ስንት የውጭ ሀይሎችን አሳፍራለች ገና ስንቱን ታሳፍራለች። ስንት አምባገነኖችን እያለቀሰች ቀብራለች ገና ስንቱን ትቀብራለች። ጭቆና ከኢትዮጵያዊ ደም ሙልጭ ብሎ ወጥቶ በነጻነት በእኩልነት በዳኝነት በጠራ ደም እስኪተካ ድረስ። ኢትዮጵያ እጆቿን ወደ ፈጣሪዋ ዘርግታ ትጸልያለች። የኢትዮጵያን መፈራረስ የሚመኙ ግለሰቦችም መንግስቶችም ሞልተዋል ኢትዮጵያ እንድትፈራርስ የሚመኙ ጭንጋፍ ልጆችም አሏት። ማህፀኗ እየደማ እየረገማቸው ሰላምና እንቅልፍ አጥተው አብጠው ይፈነዳሉ። የኢትዮጵያ መፈራረስ የሚመኙ መንግስቶች ሁሉ ከዚህ በፊት ቀድመው ፈራርሰዋል። ወደፊትም ይፈራርሳሉ። የሀገራቸውን ፍቅር የእርስ በእርስ ዝምድና የተራራውና የሸለቆው የሜዳውና የገደሉ የበረሃውና የለምለሙ የዝናቡና የወንዙ የበዓላቱና የድግሱን ያለውን አብሮ መቋደሱ ተዝካሩ ጸሎቱ ለምዕተ አመታት የተከማቸው እምነቱ ሃይማኖቱ የዚህ ሁሉ የተገነባው ህብረቱ እንዴት ይፈርሳል? ማን ችሎ ያፈርሰዋል? አፍራሾቹ ቀድመው ይፈርሳሉ በታሪክም ያየነው ይህንኑ ነውና። አንዳንዶች ቢጨነግፉም አንዳንዶቹ ቢክዱም ሆዳም ቢሆኑም ቢያወላውሉም ኢትዮጵያ ልጆች አሏት አሁንም የሚሞቱላት ያልበሏት የሚሳሱላት ያልሸሹዋት አፏን የሙጥኝ ብለው። አፈርሽ እንሁን የሚሏት ድህነትም ሆነ ጭቆና ካንቺ አይለየንም የሚሏት። ከኢትዮጵያ ዛሬም ልጆች አሏት ስትፈርስ ቆመው የማያዩ ሲያማት ነፍሳቸውን ዘልቆ የሚሰማቸው ሳትፈርስ አትፈርስም ነው ቃል ኪዳናቸው። ቱርክና ግብጽ መጥተው ሄደዋል ፖርቹጋል እና እንግሊዝም መጥተው ሄደዋል ጣሊያንም እንደዛው ጠላቶች እየመጡ በመጡበት ተሸኝተዋል። ወዳጆች በጨዋነት ተስተናግደው ተዋህደዋል። ቤተ ሙሴ ቤተ ክርስቲያን ቤተ እስልምና ኢትዮጵያ ሆነዋል ዛሬ እንግዳ አይደሉም። ኢትዮጵያ በፍቅር ለመጣ ፍቅር ነች። ምቹ ነች። በጠብ ለመጣ ደግሞ እሾህ ነች ትዋጋለች። አድማጭ ያጣ ጩኸት ከሚሉት ከፕሮፌሰር መስፍን ወልደ ማርያም መጽሐፍ ላይ የወሰድኩት ነው። ሀገራችን ትወድቅ ትደክም ይሆናል እመኑኝ ትቢያ ያለበሷትን ፀረ ህዝብ የሆኑ ሰብአዊ ባህሪ የሌላቸውና በደመ ነፍስ የሚቅዘበዙ ጭንጋፍ ባንዳዎች። አራግፋቸው ዳግም በክብር ትነሳለች። በፊትም ከዚህም በባሰ ሁኔታ ውስጥ ሆና ወድቃለች። ተነስታለችና። በበጎ መንፈስ እስከተመራን ድረስ ፍርሃትና አለመተማመን ጥላቻን ጠብና ድብድብን ሊዘሩብን ከሚፈልጉ እርኩሳን መናፍስት ከራቅን ኢትዮጵያ አትፈርስም። ሙዚቀኞች የአርት ሰዎች ከዳሌሽና ጡትሽ ወጥተሽ ስለ አንድነት ስለ ሀገር ፍቅር የምትሰብኩበት ጊዜ አሁን ነው።

በጊዜያት ልዩነት በሰዎች ላይ አውቀዋለሁ የምንላቸውን ወሳኝ ባህሪዎች ይቀያየራሉ። የሚቀየሩትን በተለይ ምክንያቶቹ ነው የመቀየራቸው መንስኤም እንደ ምክንያታቸው ይለያያል። አንዳንዶቹ ወደ ጥሩ ሲቀየሩ ከፊሎቹ ደግሞ መጥፎነትን በላያቸው ላይ እንደ ዘውድ ይደፋሉ ነገር ግን ለእነሱ አይታወቃቸውም። መናገር ያለባቸውን እያወቁ ሆን ብለው የሰውን ስሜት ለመጉዳት በቢመስል ሁኔታ ንግግራቸውን ሲቀይሩ። መገኘት የነበረባቸውን ቦታ ሆነ ብለው ለክፋት የማይገባቸውን ቦታ ሲከትሙ እንዲህ ናቸው። ብለን በድፍረት የምንናገርላቸውን ማንነት በቅጽበት ሲቀያይሩ ያኔ ይበልጥ ያደማሉ። እያወቁ እንዳላወቀ ሁሌ እየሰሙ እንዳልሰማ ሆኖ ማለፉ ቢከብድም አሜን ብሎ ለመቀበል መጠንከር ግድ ይላል። ራሳቸውን ጥሩ እያስመሰሉ በውሸት ፈገግታና በውድቀት እቅፋችን ውስጥ ተሸንቁረው እውነታውን አውቀን እንኳን እነሱ ማራቅ የማንችልበት ሁኔታ ላይ ስንሆን ይሄ ይበልጥ ያማል። እየተጎዱ መሳቅን ባህሪያችን አድርገን በዉድቀታችንና በድክመታችን እየተሳለቁ ማለፋቸው ሳይንስ ይባስ ብለው ደግሞ በሌላ በኩል ደርሶ አሳቢ ሆኖ ሲገኙ ጨጓራን ይልጣሉ። መናገርና መውቀስ እያለብን በትንሽ ሰበብ እኛ ጥፋተኛ ሆነን መገኘታችንን ከዛም አልፎ ለጥፋታችን ስንቀጣ መገኘቱ ህሊና ሊቀበለው የማይችለው ተግባር ነው። ቢሆንም ግን ይሄ ሁሉ ሲሆን ዝም የምንለው ከጥላቻ ፍቅር እንደሚሻል ስላወቅን እና ያንን ማንነት ስለማንፈልገው ነው ግን አይገባቸውም። የሚገርመው ደግሞ እንደተቀየሩ ማወቃችንን እነሱ አለማወቃቸው ነው።

በሰሞኑና በባለፈው ጊዜ የምዕራብ ያውንና የሌሎችን አለም አቀፍ የሚዲያ ተቋም በኢትዮጵያ ላይ የሚያደርጉትን ጫናና የተዛባ መረጃ ሳስብ የየትኛው መጽሐፍ ላይ እንዳነበብኩት የረሳሁት ታሪኩ ግን ሁሌ የማስታወሰው የእውነት አጋጣሚ አለ። ነገሩ እንዲህ ነው በሰውየው ነዋሪነቱ የኦኤስኤ ኔትወርክ ነው። የሆነው ቀን በመንገድ እየሄደች የሆነች ህፃን ልጅ ውሻ እየነከሳት ያያል ከዛም ሰውየው ዘሎ የውሻውን አንገት በመያዝ ህፃኗን ከሞት ያተርፋታል። በትንቅንቁ ወቅትም ውሻው እጁ ላይ ይሞታል በአካባቢውም ይህንን ትይንት ከቦ ሲመለከቱ የነበሩ የአካባቢው ተወላጆችም ለሰውየው ምስጋና አጎረፉለት። የጸጥታ ሰዎችም እውቅናና ክብር ሰጡት። በቀጣዩ ቀን በወጣ በከተማዋ ተነባቢ ጋዜጣ ላይ የገናው የኒውዮርክ ነዋሪ ታዳየዋን ህፃን በውሻ ተነክሳ ከመሞት ታደጋት በሚል ርዕስ። ዜናውን ከነፎቶ ወጣ። ይህንን ዜና ያነበበው ባለጉዳዩም ወደ ጋዜጠኛው አዘጋጅቶት ቢሮ በመሄድ እኔ የኒውዮርክ ከተማ ነዋሪ አይደለሁም በማለት ይነግራችኋል። በማግስቱም ጋዜጣው የሚከተለውን ርማት ይዞ ወጣ። ጀግናው አሜሪካዊ ህፃኗን በውሻ ተነክሳ ከሞት ታደጋት የእለቱ ዜና ተከትሎ ግለሰቡ አሁንም ድጋሚ በመሄድ እኔ አሜሪካዊ አይደለሁም ሲል ተደመጠ። አዘጋጀዎቹ ከአንዱ አንዱ ጠየቀውና ታዲያ አንተ የትኛው ሀገር ዜጋ ነህ? እኔ ፓኪስታንያዊ ነኝ በማለት በኩራት መለሰላቸው። በቀጣዩ ቀን የወጣው ዜና ግን የሰዎችን አመለካከት ጠማማነት በደንብ የሚያሳይ ነበር። ዜናው እንዲህ ሆነ። አክራሪውና አሸባሪው ፓኪስታናዊ የአንድ አሜሪካዊ ውሻን በአደባባይ መግደሉ ታወቀ። አወይ ፓኪስታናዊ መሆን። እናላችሁ ዘመዶቼ ነገሩ ሁሉ አንግል መረጣ አይነት እየሆነ ለበጎ ያልሆነውን ነገር ብዙ ጣጣ እያመጣብን ይዟል። አባቴ እነሱን የሚፈልጓትን ነገር እስካላደረጉ ድረስ መቼም ቢሆን ገጽታችንን ከማበላሸት ወደኋላ የማይሉ ፍጡሮች ናቸው ግመሎቹ ይጓዛሉ ውሾችም ይጮሃሉ። ወደፊት እውነታን ንጋት እያደረ ይፈጠራል።

በየትኛውም ስልጣኔ ውስጥ ፈርቀዳጅና ፋና ወጊ ተብለው ለውጥ ያመጡ ሰዎች መጀመሪያ ወንጀለኛ ከዚያም አሳሳች ተብለው መፈረጃቸው የተለመደ ነው። በርግጥም እነዚህ ጥቂት ብርቅዬ ከዋክብት ከህብረተሰቡ በሰላና በሰላሳና በአርባ አመት ቀድመው ወደፊት የሄዱ ስለሆነ ከሰው አይገጥሙም። ሰው አንድም ባለበት ስለሚረግጥ አንድም የዋልዮሽ እንሽርት ጨዋታ ላይ ስለሚባትል እነሱን ይፈራቸዋል ስለዚህም ይጠላቸዋል። ምንም እንኳን እንደ እውነት እጸርና አሳች መሲህ ቢታዩም በሚቀጥለው ትውልድ ግን ሁሌም ብሩክ ከዋክብት ተብለው ይሞገሳሉ የመታሰቢያ ሀውልትም ይሰራላቸዋል። የሚቀጥለው ትውልድ ደግሞ በእነሱ ሀውልትና ትምህርት ዙሪያ ሲርመሰመስ ሳያሰበው ወደኋላ ተንሸራቶ በራሱ ጨለማ ውስጥ ይገባና የራሱን ዘመን ፋና ውጊዎችና እውነት ገላጮች እያሳደደ እርሚውን ያቃጥላል። የኛም ህዝብ ከዚህ የተለየ አይደለም እኔ እንደሚመስለኝ ከእኛም ሀገር አቅጣጫ ጠቋሚና ፈርቀዳጅ መሬዎች በዋናነት ያስፈልጋሉ። እነዚህ በአስተሳሰባቸው ብዙሃኑን ከእንቅልፍ ቀስቃሾች የስልጣኔ አርማስ አመላካቾች። ከወጡልን ሀብት ብቻ አይደለም ስልጣኔን በምራችን እንደ ሀይለኛ ጅረት እንደገና የማይፈርስበት የማይፈስበት ምክንያት የለም። ስለዚህ የት እንጀምር ካለንበት መቼ እንጀምር? አሁን ማን ይጀምር እኔና አንቺ የት ለመድረስ ሰው የደረሰበት ያልደረሰበት ትልቁና ከባዱ እንዴት እንጀምር ነው ብለው ትንሽ ዝም አሉ። ሀሳብ አመንጪዎችና ባለራያዎች ሲጠፉ ህዝብም ሀገርም ይጠፋሉ። ሌላው ተከታይ ቴክኒሻል ነው። ሳይንስም ሆነ ቴክኖሎጂ የስልጣኔ ባለሟሎች እንጂ የደራሲዎች አይደሉም። ፈላስፎቹና ባለራዕይ አርቆ ተመልካቾች ጋር ነው ቁልፉ ያለው። እንደነሱ እንድናስብና እንድናይ ያደርጉናል። የግሪክ ፈላስፎች ዛሬም ለማሰብ አለምን ይኮረኩራሉ። የሬዲሳንስ ዘመኖቹ እነ ዳቬንቺ እና ጉተንበርግ አይናችንን ለመክፈት በሩን ከፍተው ወደዚህ እለፉ ይሉናል። እንዲሁም የሪፎርሜሽኖች ሉተርና ኤራስመንስ መሳዮቹ እምነታችንን እንደገና እንድንመረምር ከልማደም ትብተባ እንድንለቀቅ እንድንላቀቅ ይሞግቱናል። እኛም ሀገር ሰሚ ያጡ አእምሮአችን ውጪ እንደሆኑ ተቆጥረው ህብረተሰቡ ያው እገዛቸው ታሪካቸውን ብዙ ስላልተጻፈ የሌሎቹ ስለሚመስሉን። ብሩህ ከዋክብት ነበሩ አሁን እነሱን ያብዛልን አሉና አቶ ኦላና በረጅሙ ተንፍሰው ያነባበሩትን እግራቸውን አቀያየሩ ይላል ምህረት ደበበ ከጻፈው መጽሐፍ የተወሰደ ነው።

ዋሽንግተን ዲሲ አደባባይ ለተሰበሰቡት አድማጮቹ፤ በሰው ልጅ የነጻነትና የእኩልነት ታሪክ ውስጥ ሲጠቀስ የሚኖረውን ህልም አለኝ የተሰኘ ንግግሩን አሰማ። የዚህ ንግግር ሀያልነትና ጥልቅ ለመረዳት፤ ንግግሩ የተደረገበትን ዘመን ታሪክ መለስ ብሎ መቃኘት ያስፈልጋል። ንግግሩ የተደረገበት ዘመን ታሪክ፤ ጊዜው እሁቅ አይደለም ማርቲን ሉተር ኪንግ በአደባባይ ለጥቁሮቹ ጥላቻ ባላቸው ነጮች ከተገደለ እንኳን ገና ሃምሳ አመት መሙላቱ ነው። ዛሬም ድረስ ቅሪቶቹ በተለያየ መንገድ የሚንጸባረቁት በነጮቹና በጥቁሮቹ መካከል የሚደረግ አድሎ፤ ማርቲን ሉተር ኪንግ እና መስሎቹ በኖሩበት ዘመን ህጋዊ ሽፋን ያገኘ ድርጊት ነበር። ጥቁሮቹ በአንድ ሀገር ውስጥ አንድ ሰው ሊኖረው የሚገባውና የሰውነት፤ የዜግነት መብቶች ተነፍገዋል ነበር። ጥቁሮቹ ከነጮች ጋር በአንድ ትምህርት ቤት የመማር፤ ምግብ ቤት፤ መጸዳጃ ቤት፤ የህዝብ ትራንስፖርት፤ የመሳሰሉትን መጠየቅም አይፈቀድላቸውም ነበር። በፖለቲካ ምርጫ በመምረጥም ሆነ በመመረጥ መሳተፍ አይችሉም ነበር። እነዚህ በአደባባይ ከሚደረጉት መዋቅራዊ መድሎዎች መካከል ጥቂቶቹ ብቻ ናቸው። በነጭ ግለሰብ የሚፈጸሙት ጸያፍ የአድሎና የጥላቻ ተግባራት ከዝርዝር በላይ ናቸው። ማርቲን ሉተር ኪንግ ጁኒየር የትግል አጋሮቹ፤ ይህ ሰው በተፈጥሮ ሰው ስለሆነ ብቻ ሊያገኘው የሚገባውን የተፈጥሮ መብት ጨምሮ በሀገሪቱ ህገ መንግስት ወይም የእነርሱ የሪፐብሊኩ መስራች አባቶች ብለው በሚጠሯቸው ግለሰቦች የተጻፉትን መርሆች የሚቃረን መዋቅራቢውም ሆነ ግለሰባዊ አድሎ ሀይል ያልተቀላቀለበት አመጽ በሆነ የትግል መንገድ ለማስረቅ ለእንቅስቃሴ ተጀመረ ለማስቀረት። ምንም እንኳን ማርቲን ሉተር ኪንግ ጁኒየር እና መሰሎቹ የአመጽ አልባ የትግል ሰልትን ቢመርጡም እነርሱ የሚታገሉት የነጮችን የበላይነት የሚያራምደው መዋቅራዊ ስርዓትም ሆነ ግለሰቦች ይህንን አመጽ አልባ ትግል ለማስቀረት የተከተሉት መንገድ ፍጹም ተቃራኒ የሆነ ነበር። ማርቲን ሉተር ኪንግ ጁኒየር ጨምሮ በዚህ አመጽ አልባ ትግል ውስጥ የተሳተፉት ጥቁሮቹ ተደብድቧል፤ ታስረዋል፤ ተገድለዋል፤ ዛሬም ድረስ መዋቅራዊ ዘረኝነት በአሜሪካ ጣጣው ያበቃ አይመስልም። በየግዛቶቹ ከዘረኝነት ጋር የተያያዙ አመጾችና ግድያዎች የየእለት ዜና ዘገባዎች መሆናቸው አላበቃም። ማርቲን ሉተር ኪንግ ጁኒየር አጋሮቹ ይህንን ጥቁሮቹ ከሰውነትና ከዜግነት በታች ያደረጋቸውን ስርዓት ለማስቀረት አመጹ አንዱ የአመጽ መገለጫው የአደባባይ ሰልፍ ማድረግ ነውና፤ በሀገሪቱ ዋና ከተማ ዋሽንግተን ዲሲ አደባባይ ብዙ ሺዎች ሆነው ተሰለፉ። በዚህ በአንድ ሺህ ዘጠኝ መቶ ስድሳ ሶስት የአደባባይ ሰልፍ ላይ የማርቲን ሉተር ኪንግ ጁኒየር ህልም አለኝ የተሰኘ ዝነኛ ንግግሩን አሰማ። በዚህ ንግግሩ ላይ እንዲህ አለ ወደፊት ወደ ሀገሪቱ ዋና ከተማ የመጣነው የተሰጠንን ቼክ ልንመነዝር ነው። የሪፐብሊኩ መስራቾች አንጸባራቂ የሆኑትን ህገ መንግስት የነጻነት አዋጅ በጻፉ ጊዜ ሁሉም አሜሪካዊ ወራሽ የሚሆንበትን የቃል ኪዳን ሰነድ ነው የሰጡን። ይሁን እንጂ አሜሪካ ለጥቁር ህዝቦች በቂ ስንቅ የለውም የሚል ማህተብ የተረገጠበት ደረቅ ኬክ ሰጥተዋቸዋል። ነገር ግን የፍትህ ባንክ ከስሯል ብለን ማመን አንፈልግም። በዚህ ሀገር ታላቅ የመጠቀም እድል ካዝና በውስጥ በቂ የሆነ ሀብት የለንም ብለን አናምንም። ስለሆነም ዛሬ የነጻነትን ሀብትና፤ የፍትህን ዋስትና የሚሰጥንን ይህንን ቼክ ልንመነዝር መጥተናል። ምንም እንኳን ይህ የደረቅ ቼክ ይመንዘርልን ጥያቄ የማርቲን ሉተር ኪንግ ጁኒየር ህይወት ጨምሮ የብዙዎች ሰዎችን ህይወት ያሳጣ ቢሆንም፤ ከግማሽ በላይ የሚሆነውን ተመንዝሯል ዛሬ ጥቁሮች የመምረጥና የመመረጥ ከነጮች ጋር በአንድ ትምህርት ቤት የመማር፤ ምግብ ቤት፤ መጸዳጃ ቤት፤ የህዝብ ትራንስፖርት የመሳሰሉትን የመጠቀም መብት አላቸው። ነገር ግን አሁንም ቢሆን ያልተመነዘሩ ቀሪ ቼኮች ስንቆች አሉ። በግለሰብና በመዋቅራዊ ስርዓት የሚደረጉ መድሎች አሁንም አልተቋረጡም። መሳሪያ ያልታጠቁ ጥቁሮች በታጠቁ ፓሊሶች ይገደላሉ። ጥቁሮቹ ከነጮች የበለጠ በአነስተኛ የህግ መተላለፍ ጥፋቶች የረጅም አመታት አልያም የእድሜ ልክ እስራት ይፈረድባቸዋል። በቅርቡ እንኳን በስታርባክስ የቡና መሽጫ ሰውን ለመጠበቅ የገቡ ሁለት ጥቁሮች ፖሊስ ጠርቶ እንዲታሰሩ

የሰው ልጆች በምድራችን ላይ ሲኖሩ እንደ እንስሳ ወይም እጽዋት ህይወታቸውን ለማቆየት እንዲሁም ዘራቸውን ለማብዛት ከሚሹት ትልቅ ፍላጎት የተነሳ የኑሮ ዘይቤን እንደተዋረዳቸው እንደ አካባቢያቸው ቀልሰዋል አንዳንዶች ጥርሳቸውን ስለው ሌሎች ቀንዳቸውን አሹለው የቀሩት አካባቢያቸውን ተመሳስለው ይኖራሉ። የሰውን ልጅ ካየነው ከእነሱ መንገድ የተለየ ይምሰል እንጂ በግብር ተመሳስሎ በግልጽ ይስተዋልበታል በሰፊውም አሳቢነትን እንደመሳሪያ እየተጠቀመ ይገኛል። የሰው ልጅ ልዩ የሚያደርገው አቅሙ ሌሎች እንሳት የሚሰሩትን ከመቻል ባለፈ ያልሰሩትንም ያላየውንም እንዲፈጥር ምናባዊ እንዲሆን እረድቶታል። ዛሬ ስለ አሳቢነቱ እናውራ። እኛም ህይወታችንን ለመምራት ከምንጠቀምባቸው መሰረታዊ እሳቤ የተነሳ የየራሳችንን ግንዛቤ ምልከታ ነገሮችን የምንመረምርበት መንገዶች እንደመጣንበት የማህበረሰብና የእውቀት ደረጃ ይለያያሉ። በተለይም ያልተመረመረ እምነቶችን የምንቀበልበት መንገዶች እንደ ባህሪያታችን ተመሳስሎ በጽሁፉ እንመለከታለን። ይህ ጽሁፍ እንደ መነሻ ሀሳብ የተወሰደ ከሚለው ተንቀሳቀሽ ምስል የተወሰደ ነው። ሳይንቲስት እምነት በራሱ ሰዎችን በጥልቀት ከመመርመር ያግዳል ብለው ሲያምኑ ለብዙዎች ግኝቶች መነሻ የለም ተብለው የተተውትን እሳቤ በራሱ ካለማመን ይነሳሉ። የዚህ ዕሳቤ ያላቸውን ባለቤቶች ሳይንስና የምርምር ፍለጋ እውን ሊሆን ከሚችለው በማስረጃ የተደገፈ እና በጥልቀት ምርምር ሲሆን ብቻ ነው ብለው ያስረዳሉ። የዚህ እሳቤ መንገድ ካለን ያልተመረመረ እውነትን በቀላሉ አንቀበልም ይልቁኑ በምክንያታዊነትና በልምምድ ምዘና በመጠቀም እናስቀድማለን። ሊቅ የዚህ እሳቤ ምርመራ ዘይቤ ባህሪያቸውን የሚንጸባረቅ ሲሆን በእውነት ፍለጋና ምርመራ ውስጥ ብዙ የሚያውቁ ነገሮችን ከሁሉም አቅጣጫ የሚመለከቱ ብዙ ለመተቸት። የማይመርጡ ሲሆኑ እነዚህ ሰዎች በተፈጥሯቸው ብዙ የሚያውቁ ሊሆኑ ይችላሉ። ያልተመረመረ እውነት ሲገጥማቸው ሁሉንም እውነታዎች በሚዛናዊ እይታ አንፃር የሚቃኙ ናቸው። ፈላስፋው ፈላስፋው የህይወት ትርጉም እንዲሁም ጥልቅ ፍለጋን የተካነ እሳቤ የሚለው አይነት ሲሆኑ ያልተመረመረ እውቀትን በራሳቸው እይታና አመክኖአዊ በጥልቀት እውነታን የመፈለግ ሂደት ውስጥ የሚያልፉ ሲሆኑ መሰረታዊ ትርጓሜው ምን ያህል ከተግባራዊው ምዛኔ አንፃር ይህንን ያህል ባይባሉም ጥልቅ አሳቢና አንደበተ ርዕቱ ሲሆኑ ይታያሉ። አዳዲስ ምልከታዎች እምነቶችንም ጨምረው ከእነዚህ ሰዎች ሲመጡ ይታያሉ። ፈላስፎች በሁሉም የጊዜ አጋጣሚ በማህበረሰቡ ውስጥ ጥያቄዎችን ሲያነሱ ሲተቹ ሲከራከሩ ይታያል። ይህም ለተሻለ ግንዛቤና ለአዳዲስ እውቀት ህጎች ግኝቶች መነሻ አድርጓቸዋል። አመፀኛው ይህን ስነልቦና የተላበሱ ሰዎች ምንም አይነት መረጃን ሲቀበሉ ወይም ሲገነዘቡ ያለምንም ተጨባጭ ማስረጃ የሚጎድለውን ከሆነ በቀላሉ አያምኑም እንዲሁም ለሚፈጠርባቸው ጥያቄ በጥልቅ ውይይት ክርክርና ፍለጋ ላይ የሚሰማሩ ናቸው። እነዚህ ሰዎች ያልተመረመረን እውቀት ከምንም አቅጣጫ ቢነሳ በመጀመሪያ የሀሳብ ምንጩን ለመረዳት ይጥራሉ። ይጥሩ የነበሩ እውቀቶችም ሲያዩ ብዙን ጊዜ የነዛ ተቃራኒም በመሻል ያምናሉ ነገሮችን ይለውጣሉ። እናንተስ የትኛውን ናችሁ ይላል?

ነፃ ፍቃድና የተጻፈ እጣ ፈንታ ከመጽሐፍ ቅዱስ አንፃር የተመረመረ ሁሌም ቢሆን በየአንዳንዱ ሃይማኖት የፍልስፍና ኪስ ውስጥ ይሄ አስቀድሞ የተጻፈ የእጣ ፈንታ እና ከላይ በችሮታ የተሰጠ የሚባለውን የነፃ ፍቃድ ነገር በተለያየና በተመሳሳይ ኪስ ውስጥ ገብተህ መዋሃድ አለባቸው የለባቸውም ከሚሉት ሁነቶች ሲያሟግቱ መኖራቸው የአደባባይ ሚስጥር ነው። እስቲ ይህንን ከእምነት ራስ አንፃር ሆነን እያሰላን ወደ መሬት አውርደን ከእውነታ ጋር እያወራን እንየው። በእውን የሰው ልጅ ሲፈጠር በእነዚህ ሁለት ሰበዞች በዚያና በዚህ ወይም ጫፍና ጫፍ ታስሮ የተፈበረከ የአማራጭ አልባ ፍጥረት ይሁን? ወይስ ምኔቱን እና ተምኔቱን በራሱ የሚጽፍ ህልውና ይሆን? ይሄ በራሱ ከግራና ከቀኝ ሀሳብ እያስነሳ ለዘመን ዘመናት ሲያሟግት የቆየ ዛሬም ያልተቋጨ እሳቤ ነው። በተለይ ሃይማኖትና ፍልስፍናን ሃይማኖት ሰውን ነፃ ፍቃድ ያለው ግን የተጻፈ እጣ ፈንታ ነው ብለው ሲሟገቱ ፍልስፍና። በሌላ ዘንግ ሆኖ የሰው ልጅ ነጻነቱም ፍቃዱንም ሆነ እጣ ፈንታውንም የሚወስነው ከእናቱ ማህፀን ከወጣ በኋላ ራሱ ነው እንጂ ሌላ ሰቂም አግኚም አስገኚም አካል የለም ብለው የሃይማኖተኞቹን መከራከሪያ ውድቅ ያደርጉታል። ነፃ ፍቃድ ከስሙ እንደምንረዳው ሰው የሚጸድቀውም የሚኮነነውም በራሱ በስራው ስራ ነው። ለዚህም ፈጣሪ ክፉም የማድረግ ደግም የማድረግ ምርጫ ሰጥቶታል ብለው ያስተምሩናል። መልስ ብለው ደግሞ የሰው ልጅ እጣ ፈንታ ከውልደቱ እስከሞቱ ድረስ አስቀድሞ እንደተጻፈ እንደሆነ ይነግሩናል። እና እኛ ሳንላቸው ራሳቸው ከራሳቸው ጋር እርስ በእርስ በሀሳብ ይጋጫሉ። ምክንያቱም አስቀድሞ ከማህፀን ሳይወጣ ለተጻፈ እጣ ፈንታ ነፃ ፍቃድ ቢኖር ባይኖር ምን ሊገባ? ከማባከን ውጪ ይህንን በምሳሌ አስደግፈን እንመልከተው። ገና ሳይወለዱ በጎ ወይም ክፉ ሳያደርጉ ያዕቆብን ወደድኩ ኤሳውን ጠላው ይላል። ሮሜ ዘጠኝ አስራ አንድ አስራ ሶስት አስራ ሰባት ይሄ በጣም አስገራሚ ጥቅስ ነው። የሚያሳዝንም የሚያስደነግጥም አስባችሁታል? ኤሳው እጣ ፈንታው አስቀድሞ በሰጪው አካል ስለተጻፈለት ከዛ በኋላ በህይወቱ ምን ደግ ነገር ቢያደርግ ሊወደድ አይችልም። አስቀድሞ ምንም ሳያደርግ ደግሞም ክፉም ሳይሰራ በማህፀን እያለ የተጠላ ደሃ አደግ ነውና። ታዲያ የኤሳው ነፃ ምርጫ የቱ ጋር ነው? ያልተወለደ የሚያሳሳ ቦቀቅላ ህፃን መጥላትስ ምን ይባላል? ይሄ አስከፊ ድርጊትስ ፍጹምና ፍቅር ከሆነ አምላክ የሚጠበቅ ባህሪ ነው? ይህም ሳያንስ ሃይማኖተኞች ዘካርያስ አስራ አንድ አስራ ሶስት ይጠቅሱና ይሁዳ እየሱስን በሰላሳ ብር እንደሚሸጠው አለም ከመፈጠሩ በፊት በፈጣሪ ሩህሩህ ጣት እንደተጻፈ ይነግሩናል። እርግጥ መጽሐፍ ቅዱስም ያንን ይመሰክራል። እና ይሁዳን እንደዛ አድርጎ የሰራው ማነው? ጥፋቱስ የማነው? የይሁዳስ ወይስ የእያንዳንዱን ሰው ህይወት በተባረኩ ጣቶቹ። የተከበሩ ደራሲ ነኝ የሚለው ፈጣሪ። ለዚህም ነው ብዙ ሰዎችን እየሱስን የገደለው ፈጣሪን ነው የሚሉት። እንዲህ እንዲህ ከሆነ እንግዲህ እንዲህ ከሆነ ይሁዳ ነፃ ምርጫስ የት ነው አለ? ይሁዳ እንደተጻፈለት እንደ እጣ ፈንታው። እን እድል ተርታው ነዋ የኖረው አልተመረጠማ ልክ እንደ ኤሳው ኤሳው። ይሁዳ የፈጣሪን ፍላጎት ለማሟላት የተፈጠሩ ምርጫ አልባ ፍጥረቶች ናቸው ይቅር ሊባሉ የሚገባቸው። በሌላ በኩል ደግሞ አለም ከተፈጠረች ጀምሮ የሰው ልጅ በራሱ በስራው ምህረት ወይም ጽድቅ ለማግኘት ቢሮጥ ቢለፋ ዋጋ የለውም በፈጣሪ መመረጥ ይኖርበታል። ካልተመረጠ ግን ምንም ሽልማት የለም የገነትም የመንግስተ ሰማያትም ሩጫም ከንቱ ነው። እነኚህ የሚገኙት በስራ ሳይሆን በመመረጥ ብቻ ነው። እንግዲህ ምህረት ለወደደ ለሮጠ አይደለም። ከሚያምር እግዚአብሔር ነው እንጂ ሮሜ ዘጠኝ አስራ አምስት። ስለዚህ ነው እየሱስን የገደለው ፈጣሪ ነው። ይሁዳም እንዳለው ክብር ይገባዋል እየሱስ ለንግስና ስላበቃው። ለዚህ ሀሳባችን ማጣፈጫ የሚሆን ከርቤ ከቅዱስ መጽሐፍ ስንመዝ ንቁ የሆነው ወጣቱ እየሱስም ሊሞት አካባቢ ሞትን በጣም ፈራ ሞትን ከመፍራቱም የተነሳ ሲጸልይ የደም ላብ አላበው። ጌቴ ሰማን ሄዶ አባት ሆይ ብትፈቅድ ይቺን ጽዋ

ህይወቱን ያልጠገበውና ጣፋጭ የወጣትነቱን ህይወት እያጣጣመ የነበረው እየሱስ እንደፈራውም አልቀረ ተሰቃይቶ ተገርፎ ተቸነከረ እና የኢየሱስ ነፃ ፍቃድ ከወዴት ገባ ሞትን እንደዛ ፈርቶ የደም ላብ ያላበውን ሰው ነፃ ፍቃድን ገፍቶ ፍላጎቱን አለመሞት መሆኑን እየታወቀ አስቀድሞ እንድትጻፈለት ወደ ሞት መሰደድ ትክክለኛ ነው ብላችሁ ታስባላችሁ? እሱም አስቀድሞ ይሄ ስለገባው በማቴዎስ ወንጌል ምዕራፍ ሃያ ስድስት ከቁጥር ሃያ አራት ላይ የሰው ልጅ ስለ እርሱ እንደተጻፈ ይሄዳል ብሎ አስረግጦ በመናገር ነፃ ፍቃድ ብሎ ነገር እንደሌለ የሃይማኖተኞቹን የማመሻሻ ቀዳዳ ሽንቁር በማሳጣት ሊዘጋው ችሏል። እዚሁ እሽክርክሪት ውስጥ እየዳከርን አሰሳችንን ስንቀጥል የተነሳንበትን ሀሳብ በማስረጃ ቀብቅቦ ግማዱ ላይ የሚቸነክር ሌላ ገራሚ ነገር ከአንዲት ደፋር በስም የማትታወቅ ሴት ጋር ያገናኛል ሴቷ አጃይብ ብለን እጃችንን ጉንጫችን ላይ ጭነን አንገታችንን በአድናቆት እስክንወዘውዝ ድረስ አስገርመናለች። ባሏ እዮብ በእከክና በአስከፊ ቁስል የተመታባት የእዮብ ሚስት ባሏ እዮብን እስካሁን ፍጽምናሃን ይዛሃል እና እግዚአብሔርን ስደብና ሙት። መጽሐፈ እዮብ ምዕራፍ ሁለት ከቁጥር ዘጠኝ አለችው በባሏ ታጋሽነት ልፍስፍስነት እና ፈሪነት ተበሳጭታ ይሄ የሚስቱ በስጭት የገባው እዮብም የመረረ ነገር ጽፈህብኛልና የህፃንነቴም ሀጥያት ታወርሰኛለህ ነው ያለው። መጽሐፍ እዮብ አስራ ሶስት ሃያ ስድስት ላይ ግን እዮብ የመረረ ነገር የተጻፈበት ለዘላለም እንዳልነበረ ፍጻሜው ያሳያል ምክንያቱም እዮብ ተመርጠዋላ። እነዚህን እዚህ ጋር በእግረ መንገዳችን የሙሴንና የዳዊትን ታሪክ እንደ ውትሃፍ መጠቀም እንችላለን። ሁለቱም የፈጣሪያቸውን ትእዛዝ ተላልፈው ሁለቱም ሲያመነዝሩ ዳዊት ደግሞ ይባስ ብሎ ለስሜቱ ተገዝቶ የቤርሳብን ባል ንጉስ ዳዊትን በጣም የሚወደውን ጠባቂውን ወጥቶ አደሩን ኦሪዮኑን ለቅንዝሩ ብሎ አስገድዞታል። ካስገደለው በኋላም የሟቹን ሚስት ቤርሳብህን በግፍ ነጥቆ አግብቷታል። የሚገርሙ አታምን ዘር አትግደል የሚለውን የአምላኩን ጥብቅ ትእዛዝ ታላልፎ አርዮንን አስገድሎ ከአርዮን ሚስት ቤርሳብ ጋር ያመነዘረው ንጉስ ዳዊት ሆኖ ሳለ። በዳዊት ጥፋት የተቀጣው ግን ምንም የማያውቅ ህፃን ልጅ መሆኑን ምክንያቱም ከላይ እንዳየነው ሁሉ የዳዊት ተመርጦ አላ የሙሴ እህት እህተ ማርያም የደረሰባት ዳዊት አስገድሎ ባመነዘረው ምንም የማያውቅ ህፃን የሞትን ጽዋ ተጎንጭቶ እንዳለፈው አይነት ተመሳሳይ ነው። ሙሴ የእስራኤል ልጆችን እስራኤላዊ ከሆነ ሰው ውጪ ሌላ ሰው እንዳያገቡ ከፈጣሪ እየተቀበልኩት ትእዛዝ ነው ብሎ ህግ አወረደ። ነገር ግን ነብዩ ሙሴ ራሱን ያወረደውን ህግ እንደ አፍሪካ መሪዎች ራሱ ማክበር አልቻለም። ህጉን ተላልፎ ከይሁዲ የዘር ግንድ ውጪ የሆነችውን በፍቅሯ የነሆለላትን ኢትዮጵያዊቷን ሴት አገባ። በዚህ ጊዜ የሙሴ እህተ ማርያም እንዴት ፈጣሪያችንን የሰጠህን ትእዛዝ ተላልፈህ እናጥሰህ ይሁዲ ያልሆነችዋን ኢትዮጵያዊቷን ሴት ታገባለህ ብላ ሙሴን ተጋፈጠችው። ወቀሰችው በዚህ ጊዜ እግዚአብሔር ቆጣው። ቁጣውን እንደተንቀለቀለ ሰማሽ ማርያም በዚህ ምድር ላይ እንደ ሙሴ የሚሆንልኝ ማንም የለም ብሎ ማርያምን ተቆጥቶ በንዴት መላው ሰውነቷን በለምጽ መጣው የራሱን ህግ የሙያ ያከብረውን ሙሴን የሙሴ አምላክ። በሙሴ ጥፋት እሷ እንዳጠፋች ተቆጥራ ህግ አክባራዊ የሙሴ እህተ ማርያም በለምጽ ስትመታ። አመንዝረውና አስገዳዊ ዳዊት የፈጣሪውን ህግ ተላልፎ እናሻው ሲሆን በዳዊት ጥፋት የደም መስዋት ይከፈለው ግን በምንዝርና የተወለደው ምንም የማያውቀው ክፉም ደግሞ ያላደረገው በቆቅላ ህፃን ልጅ ነው በዳዊት ጥፋት እርሱ በሞት ተቀጣ። ነፃ ምርጫ ሆይ ከወዲት አለሽ? እውነቱ ግን ንቁ የሆነው እየሱስ እንዳለው ሰው ነፃ ምርጫ ስለሌለው ቢፈልግም ባይፈልግም እንዲሁ እንደተጻፈለት ኖሮ ይሄዳል ነው። ፈጣሪ ሁሉ ለራሱ ፈጥሮ ሀጣንን ደግሞ ለክፉ ቀን መጽሐፈ ምሳሌ አስራ አራት ከአራት ላይ ወንደሰን እሸቴ አለላ መጽሄት ሁለት ሺህ አስራ ሁለት ዓመተ ምህረት እንደተጻፈው።

ማንኛውም ሰው ሰው ሰራሽ እቃ ለምሳሌ ቢላ ከመፈጠሩ በፊት አላማውና ምንነቱ በፈጣሪው አእምሮ ውስጥ አለ። ፈጣሪው አላማውን አስቀድሞ ይወስናል። ከዚያም እቃው ይኖራል። ታርተር አምላክ የለሽ የህልውናው ፍልስፍና ይጀምራል። የሰው ልጅ አስቀድሞ የተቀመጠ ማንነት የለውም። ሰው መጀመሪያ ይወለዳል፣ ይኖራል ከዚያም በህይወቱ ውስጥ በሚያደርጋቸው ምርጫዎቹና ድርጊቶች ማንነቱን ቀስ በቀስ ይፈጥራል። ትርጉሙ ከፈጣሪ የተሰጠን አይደለም። የእኛ ማንነት እሴቶቻችን እና አላማችን የሚወሰኑት በእኛ ተግባር ብቻ ነው። ሰው ራሱን ከሚሰራው ሌላ ምንም አይደለም ሀላፊነት እያንዳንዳችን ስንመርጥ የምንመርጠው የራሳችንን ብቻ አይደለም። እኔ እንደዚህ ብሆን ለሰው ልጆች ሁሉ ጥሩ ነው ወይ? የሚል ፍርድ በአእምሮአችን እንሰጣለን። ምርጫችን ለሁሉም ሰው መደረግ ያለበትን ሞዴል ይፈጥራል። ይሄ እንግዲህ ከባድ ሀላፊነት ነው። ጭንቀት አንድ ሰው በራሱ ምርጫ ብቻ ለሰው ልጆች ሁሉ ተጠያቂ መሆኑን ሲገነዘብ የሚሰማው ጥልቅ ስሜት ነው። በዚህ ሰዓት ላደረገው የመረጥኩት ተግባር ነገ ሰብአዊነትን የሚቀርጽ ከሆነ ምርጫዬ በፍርሃትና በሃላፊነት አደርጋለሁ። የነጻነታችን ክብደት የሚሰማን በዚህ መንገድ ነው። ማለትም አንድ ሰው ሲያገባ፣ ሞያ ሲመርጥ ወይም ስነ ምግባራዊ ውሳኔ ሲያደርግ ሁሉ ሰው እንዲህ ያድርጉ የሚል መልእክት ያስተላልፋል። ይህንን ታላቅ የሰብአዊነት ሀላፊነት መሸከም ነው ሳተርን ጭንቀት የሚለው እውነተኛውን ነጻነቱን የተገነዘበ ሰው ሁሉ ጊዜ በጭንቀት ይኖራል። ሳርተር የእግዚአብሔርን መኖር አይቀበልም። እግዚአብሔር ከሌለ የስነ ምግባር ህጎች የሚሰጠንን ወይም የህይወታችንን ትርጉም አስቀድሞ የሚወስንልን ምንም ነገር የለም ሰው በዚህ ሰፊ አለም ውስጥ ብቻውን ነው። የሚተማመንበት ምንም ነገር የለውም። ምርጫችንን በራሳችን ማድረግ አለብን። ይህ የተስፋ መቁረጥ ስሜት አይደለም። ይልቁንም በራስ መተማመን እንዳለብን የሚያሳይ ግልጽ እውነታ ነው። የተስፋ መቁረጥ የምንሰራቸው ድርጊቶች በውጤቶች በሙሉ በእጆቻችን ውስጥ አይደለም። እኛ ልንሰራው የምንችለው ድርጊት ብቻ ነው። እቅድ አውጥተን፣ ተስፋ አድርገን ውጤቱ ግን በእኛ ቁጥጥር ስር ባልሆነ ምክንያት ሊለወጥ ይችላል። ለምሳሌ ለሰዎች ለመርዳት ቃል ገብተን በራሳችን ቁጥጥር ያልሆነ ነገር ሊያጋጥመን ይችላል። ሳርተር እንደሚለው መተማመን ያለብን በድርጊታችን ላይ ብቻ ነው ውጤቱን ትተን። አምላክ የለምና የኛን ድርጊቶች ዋስትና የሚሰጥ፣ ህጎች የሚሰጠን ወይም ተስፋችንን የሚሰጥ ውጫዊ አካል የለም። ስለዚህ የእኛ ድርጊት የሚያመጣው ውጤት በእኛ ላይ ብቻ የተንጠለጠለ ነው። በእግዚአብሔር ወይም በእድል መታመን የለብንም። ይህ ሁኔታ ሰው የተጣለበት እንደሆነ እንዲሰማው ያደርጋል። ራስን ማታለል ብዙ ሰዎች የነጻነት ሸክምን መሸከም ስለማይፈልጉ፤ እኔ እንደዚህ አይነት ሰው ነኝ ወይም ይህ ማህበረሰብ ህግ ነው ብላችሁ ሀላፊነታቸውን ይሸሻሉ። ይህ በሳርተር ዘንድ ትልቁ የስነምግባር ስህተት ነው። በነፃ ምርጫችን የመወሰን ችሎታችንን መካድ ማለት ነው። የሰው ልጅ ከፍተኛ ዋጋ ያለው ፍጡር ስለሆነ አይደለም። ይልቁንም የሰው ልጅ ብቸኛው ህግ አውጪ፣ ብቸኛው እሴት ፈጣሪ እና ብቸኛው ማንነቱን የሚቀርጽ በመሆኑ ነው። የሰው ልጅ እጣ ፈንታው በገዛ እጁ ውስጥ ነው። ህልውናው ሰብአዊነት ነው የሚባሉ ሰዎች በራሳቸው ማንነታቸውን ስለሚፈጥሩ ነው። የህልውና ፍስፍና የሰውን ልጅ ክብር የሚያጎላ ነው። ምክንያቱም ሰው ራሱ የአላማው የትርጉም እና የህጉ ፈጣሪ ነው። ታርተር ፍልስፍና አስጨናቂ ቢሆንም ጥሩ ተስፋ ያለው ነው ይላል። ምክንያቱም ሰውን በራሱ እጅ ውስጥ አስቀምጧል። እያንዳንዳችን ማን መሆናችን እንዳለብን በራሳችን የመምረጥ ፍጹም ነጻነትና ሀይል እንዳለን ያስተምረናል። በተሻለ ሁኔታ የተረዳው ሰው ኮመንት ቦክስ ውስጥ ሀሳብ መስጠት፣ የማረም፣ መጨመር እና መቀነስ ይቻላል። እናመሰግናለን ቀጣይ በሌሎች ርዕሶች ላይ እንገናኛለን። እንደዚህ አይነት የመወያያ ርዕሶችን እያወራን የምንቀጥል ይሆናል።

ጨረቃን ቀና ብዬ ስመለከታት በጨረቃ ዙሪያ ተመራማሪዎች ምን ብለው ይሆን ብዬ አንዳንድ ሰነዶችን ተመለከትኩናም የተገኘውን እንደሚከተለው አቀረብኩት። ክብሯን ሆይ ጽሁፉ የተለያየ ሰዎች መልከታ መሆኑን ልብ ይበሉ ምናልባት የጨረቃን ሀይል በህይወት ላይ ምን ያክል ተጽዕኖ ይኖራት ይሆን የሚለው በዛውም በጥልቀቱ ትመለከቱ ዘንድ አሳስባችኋለሁ። የጥንት ግብፃውያን የሰው ዘር በጨረቃ ላይ ይኑር አይኑር ሳያውቁ ጥቁሟን ሳይገነዘቡ ጨረቃ የ አለም ናት የአለም እናት ብለው ይጠሯት ነበር። ግብፃውያን ሮማውያን ለምሳሌ ያህል አርስቶትል ከሁለት ሺህ ምናምን አመት በፊት እንኳን የሚጥል በሽታ የምታስይዘው ጨረቃ ነች ብሎ ተናግሯል ይላሉ። ብሎኒ የተባለ የእርሱ ዘመን ፈላስፋ የጨረቃ ጨረር ሰውነትን የሚያዝንፈንፍ ሀይል አላት ሲል ፕሌቶ ደግሞ ሰው የማይገባ ስራ እንዲሰራ ታደፋፍረዋለች ብሎ ተናግሯል በማለት ይዘግባሉ። በሃያኛው ክፍለ ዘመን የነበረው የሳይንስ ተመራማሪ የሆነው ጋሌን በሴቶች ላይ የወር አበባን ቀን የሚያበዛው የጨረቃ ሚስጥር መሆኑን ይገልጻል። መጽሐፍ ቅዱሱም ቢሆን ጨረቃና የአይምሮ መዘባረቅ የተዛመደ መሆኑን ይጠቅሳል። ወይም አንባቢ ሆይ ምዕራፍና ቁጥሩ ለጊዜው ተዘንግቶኛል ብሉ ኪዳን ላይ ብታነቡ አታጡትም። በአሥራ ስምንተኛው ክፍለ ዘመን የነበረው እንግሊዛዊው ሰር ዊሊያም ብላክስቶን የአእምሮ መናወጥ ወይም እብደት ጊዜ ጊዜ ያለውና በጨረቃ ለውጥ መሰረት እያሰለለ የሚነሳ መሆኑን ገልጿል። ጨረቃ በነፍሳት ላይ ብቻ ሳይሆን የውቅያኖስን ውሃ እንቅስቃሴ የማዕዘን ስልጣን ያላት መሆኗንም በዘመኑ ያሉ ሳይንቲስቶች አረጋግጠዋል። የተጠቀሱትን መሰረት በማረግ በተደረገው ሰፋ ያለ ጥናትና ምርምር ከብዙ ተመራማሪዎች የተገኘው የጨረቃ ሚስጥር የወንዱን አንጎል በማዋከብ የሴትን ሰውነት በማወክ የውሻን ጩኸት የትሎችን መራባት የአበቦችን መፍካት የአሳዎችን መተረማመስ ማባባሱ ታምኗል ይላሉ። ጨረቃ በህይወት ላይ ባላት ተጽዕኖ መሰረት የሰው ልጅ የመጠጥ ሱስ እንዲያድርበት ራሱን ለመግደል እንዲደፋፈር በእንቅልፍ ልቡ እንዲሄድም ሌላም አስቸጋሪ ፀባዮች እንዲሰፍሩበት የመገፋፋት ሀይል እንዳላትም ይታመንበታል። ዶክተር ሆርን ብሉክ የተባለ የአሜሪካዊ ተመራማሪ ሙሉ ጨረቃ ሆኖ ምሽቱ ሞቅ ባለ ሰዓት ወንድ በሴት ላይ ያለው ፍቅር ይጨምራል ይላል። ወይም ጥንዶች ሆይ እውነት ነው። ወይም በፍቅር የተያዙ ወንዶች ሆኖ ሴቶች በተለይ በዛ እለት የፍቅራቸው መጠን ከፍ ይላል በማለት ነው ይለናል። አስከትሎም በዛ ምሽት በየመንገዱ ላይ እተያዙ የመሄድ ወንዶችና ሴቶች እንደሚበዙ ደርሼበታለሁ ሲልም ይገልጻል። ዶክተር አንድ ሪውስ የተባለ የአሜሪካ ሳይንቲስት ደግሞ በሙሉ ጨረቃ እለት ኦፕራሲዮን የተደረገ በሽተኛ ብዙ ደም ከሰውነቱ የሚፈስ እና የጨጓራ በሽታ የያዘው ሰው ደግሞ ህመሙ እንዲበረታበት እንደሚበረታበት ገልጿል። ከላይ እንደተጠቀሰው ሁሉ ጨረቃ በሰው ልጅ ላይ ተጽዕኖ የምታመጣው ለምንድነው? የጨረቃ ስበት ጎትቶን ነው የምትወረውርብን? ብርሃን ስላልተሰማን ነው ወይስ ሌሎች ምክንያቶች አሉ? ምናልባት ለምን እንደሆነ የእራሳችሁን ምልከታ ማስቀመጥ ካሻችሁ ሞክሩ ተመራመሪወች ግን እነዚህንና የመሳሰሉትን ጥያቄዎች ለመመለስ በየፊናቸው ምርመራቸውን ቀጥለዋል። አንዳንድ ሳይንቲስቶች ይህንን ሁሉ የምታስከትለው ጨረቃ ራሷ ሳትሆን ጨረቃ ስትወጣ የሚፈጠር አንድ ሀይል ነው እርሱም ጨረቃና ሰውን ማንኛውም ነገር የሚቃረን ወይም የሚያበላሽ ኤሌክትሮ ዳይናሚክስ የሚባል ሀይል ነው። በዚህ አስተሳሰብ መሰረት ጨረቃ የሰውን ፀባይ የመወሰን ሀይል ሳይሆን ገጽታዋ በሰውነታችን ውስጥ ከሚገኘው ከኤሌክትሪክስ ስልታችን ጋር ተዛምዶ በምድር ላይ ሊደርስ የሚችል ምልክት እንደሚመጣ ከፊል ሳይንቲስቶች ያምናሉ። ከፊሎቹ ተመራማሪዎቹ ደግሞ ነፍስ ያለው ፍጥረት ሁሉ የኤሌክትሪክ ፀባይ ያለው ረቂቅ ነገር በሰውነቱ ውስጥ የሚኖሩንና ይህም ኤሌክትሪክ በዙሪያችን ከቦን ከሚገኘው የኤሌክትሪክ ማግኔቲክ ሀይል ጋር ተጋጭቶ በሰውነታችን ላይ አንድ አይነት ተጽዕኖ የሚፈጥር መሆኑን ይናገራሉ። ይህም ተጽዕኖ ጨረቃ ሙሉ በሆነችበትና ባልሆነችበት ወቅት ስሜቱ እንደሚለያይ ታውቋል። ሌላው ደግሞ ጨረቃ ሃይማኖታዊ ትውፊት እንዳላት ብዙዎቻችሁ ስለምታውቁ ከመጥቀስ አፈግፍግያለሁ።

እኔ የታመንኩ ሰው እኔ የማረባ ሰው እኔ የማልስብ ሰው የምሰለች ሰው ብሎ ይጀምራል ዶስቶቭኪ ሚባለው በስርቻው ስር የተገኘው መፅሀፉ በሚለው መጽሐፉ እድሜው አርባዎቹ መጀመሪያ ጡረታ የወጣ የቀድሞ መንግስት ሰራተኛ የነበረ ሙሉ በሙሉ በጣም ስቃይኛ ደሃ ተመፀዳቂ ብቻውን በአንድ ጠባብ ክፍል ተደብቆ የሚኖር አንድም እንኳን ወዳጅ ያልነበረው ራሱን የሚወቅስ ራሱን ከሁሉም አሽቶ አሽሽቶ የሚኖር በቃ ራሱን ለይቶ በቃ ገፀ ባህሪ ያለው መሆኑን ያሳየናል በሁላችንም ውስጥ ያሉት ግጭቶችና ጠበኛ ሀሳቦች እንዴት ህይወታችንን በእጅጉ እንደሚጎዱን ያስገነዘባል። ይህ መጽሐፍ የዶስቶቭስኪ ታላቅ ማስጠንቀቂያ ነው። ምን ይላል እርጉም ሰው ነኝ እኩይ መልከ ጥፉ ጉበቴ የታወቀ ይመስለኛል። በእውነቱ ግን ስለ ህመሜ ምንም አላውቅም። የሚያመኝ ምን እንደሆነ እንጃ ለዶክተሮችና ለመድሃኒት የላቀ ግምት ቢኖረኝም ቅሉ ለህክምና ሄጄ አላውቅም። በዚያ ላይ ደግሞ የከንቱ እምነት ተገዥ ነኝ ባልሆንም ኖሮ በመድሃኒት እምነት ባይኖረኝም ነበር። ለነገሩማ ከከንቱ እምነት ትብታብ ለመፈታት ያበቃኛል ተምሬያለሁ ብዙም አልበጀኝ እንጂ ገና ሀኪም ዘንድ እንዳልሄድ በክፋቴ ታስሬ ተቀምጫለሁ። ከዶክተር ቀየ እንዳልደርስ ጠፍቶኝ በያዘኝ ክፋቴ ማንን እንድጎዳበት መግለጽ ያቅተኛል። ሀኪምን በሩቅ ብዬ መቀመጤ ለዶክተሮቹ ምናቸው እንዳልሆነ ይገባኛል። ብጎዳ እኔው ራሴ ነኝ እንጂ ማንንም አይደል። እና በአጭሩ ለህመሜ አዋቂ ፍለጋ ያልሄድኩት ከክፋቴ የተነሳ ነው። ጉበቴን ያመኛል እሰየው አጥፎ ደርቦ ይመመኝ ብሎ በጽሁፉ አስቀምጧል። ማስጠንቀቂያው እንደዚህ እየኖርን ከሆነ ማብቂያችንም ከ መሬቱ ስር ያለው ሰውዬ ይሆናል። ለምሳሌ ስንት ወጣችንን ብዙ የምናስብ ነገር ግን ምንም ማናደርግ ህይወታችንን ሙሉ በሙሉ ከማሰብ ያልዘለለ ነገር ግን ተግባሩ የሚጠይቀውን ድፍረት ህመም እና ጫናውን ከመሞከር ፍራቻ የተነሳ በራሳችን የፈጠረን ለወድቀታችን ሌሎችንን በዙሪያችን ያሉትንን ሰዎች ምክንያት አድርገን እየረገምን የኖርን እንግዲህ ይህ መጽሐፍ ንስሐችን ነው። ከታች የሚኖረው ሰው ሰዎችን በሁለት ይከፍላል አንድ የሚያስቡ ሰዎች ሁለት የሚያደርጉ ሰዎች እና በሚያደርጉ ወይም የተግባር ሰዎች ከከፍተኛ ቅናት እና ጥላቻ ያሳያል። የተግባር ሰዎች የሚሏቸውን ለሚሰሩት ስራ ከማሳካት ወደኋላ የማይሉ ለሚመጣባቸውም ውድቀት የማይፈሩትን ሲሆኑ። ሀሳቢያን ያላቸውን ምንም ያህል ታላቅ አስገራሚ ሀሳብ ያላቸው ቢሆኑም ያሉትን ማድረግ የማይችሉ የሚመጣውን መዘዝ ፍርሃት ሳይሞክሩ መንገድ ሳይጀምሩ ከሩቁ ሀሳባቸው አምላኪያን ሆነው የቀሩ ናቸው። ይሄም በአሳቢነታቸው ልክ ራታቸውን እንዲንቁ እንዲያከብሩ በተደጋጋሚ ከሁሉም አስቀድሞ ራሳቸውን ወቃሽ ሲያልፍም ሌሎችን ዙሪያቸውን ያሉት ሰበብ አድርገው የሚቀመጡ ያላቸውን ከራሱ ጋር ጠቅልሎ ይከሳል። የስራቸው ሰውን ራሱን በማዋረድ ከራሱ ጋር ያወራል ደግሞ ያወራል ነገ ለማድረግ ያስባል። በፍርሃቱ ይመለሳል ራሱን ይወቅሳል። ማንነቱን ይሸረሽራል። ይህ ሁሉ ሲሆን ከውጪ ለሚያየው ማንነቱ የሞተ ሳይሆን በተቃራኒው የተማረ የተከበረ ሙያ ያለው ሌሎች እሱን መምሰል የሚፈልጉት አይነት ቢሆንም እሱ ግን በገዛ የራሱ ሀሳብ ትብታብ ታስሮ በጨለማው ተደብቋል። ከዚያም በላይ ሌሎች የሚቀናባቸው የሚጠላቸውን ሰዎች በጭራሽ ስለመፈጠሩ የማያውቁት መሆኑን ይበልጡን አስከፍቶታል። አክፍቶታል ተራኪው በጽሁፉም አለም መዳ ገሃነም ብትሆን የሱ ሻይ እስካልቀዘቀዘ ድረስ ምንም እንደማይጨንቀው ይናገራል። በርግጥም ሊሊስት ነው ዶርስቶቭስኪ ይህንን ሰይጣናዊ ባህሪው ህይወቱን እንዴት ወደ አሳዛኙ ሁኔታ እንደቀየረው ራሱ ተራኪው ያብራራት። ጸሐፊው ሀላፊነትን መሸሽ አባዜ ተራኪው ያገኘውን አጋጣሚ በሙሉ ሀላፊነትን ለመሸሽ ይጠቅመዋል። ይጠቅመዋል

ከማህበራዊ ጉዳይ ለመራቅ ቢፈልጉም ሙሉ በሙሉ የሚቻል አይመስለኝም። እናም ይህ ጽሁፍ በገንዘባቸው በስልጣናቸው በውበታቸው በረቱእነታቸው በትምህርት ደረጃቸው እንዴ ኧረ እነሱማ ብለን እዛ ላይ ከማማው የሰቀልናቸውን በማዋረድና በህይወታችን የሚገባቸውን ልክኛ ቦታው የማስቀመጥ ተልኮ ይዟል እናም ተሳክቶልኝ እንደሆነ በአስተያየት መስጫው ላይ በተሳወቁኝ ደስ ይለኛል። በሩቁ እውነት የሚመስል ቀረብ ብለን ስንለው ግን ልሙጥ ውሸት የሆነ አንድ አባባል አለ አለም እኮ በአንቺ ዙሪያ አትዞርም አለም በአንተ ዙሪያ አይዞርም የሚል ስህተት ነው ስህተት ለኔ ነው ፀሀይ በመስተምስራቅ የምትወጣው ጨረቃ የምድርም ይይዛል የምትጠብቀው ለኔ ነው። የፀሀይ መኖር እኮ አካባቢዋ ላሉ ትርጉም ካልሰጠ ጉዝ ድንጋይ ነች። በምናየውና በምናስበው አለም ውስጥ ያለ የትኛውም ነገር ሁሉ ለእኛ ሲል የሚሆን ነገር ነው። እንደ አንድ ክርስቲያን አንድ ደስ የሚል የመጽሐፍ ቅዱስ ክፍል አለ። ኳኩብቱን በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖሯቸው የሚል አንድ ሰው ክፍሉን ስህተትም አለው ልክ በቃ ከዋክብት ለእኛ ያበራሉ ለእኛ ካላበሩ ስናያቸው ደስ ካላልሆን ኮከብነታቸውን ህልውና የለውም አሁን በምናውቃቸው ልክ አናውቃቸውም አለም ማለት ሌላ የተለየ ቦታ ሳይሆን እኛ የምንኖርበት ቦታ ማለት ነው። እኛ የምንኖርበት ቤት ማለት ነው እኛ ያደርንበት አካል ማለት ነው። አለሞቻችን አካባቢያችን ያሉት ማለት ናቸው የከበሩት ማለት ያከበርናቸውን ያከበሩን ናቸው የረከሱ ማለት ያረከሱን ናቸው። ከፍልስፍና ጋር ማያያዝ ስላለብኝ የመቄዶኒያው ዲዮጋንን ላነሳ ዲዮጋን የባንከር ወይም ገንዘብ ነጋዴ ልጅ ነው። የግሪክ የመቀዶንያ ያ የእዛ አካባቢ ሰው ስለሚንሰፈሰፍለት ገንዘብ ምንነት ወይም ተራነት ከልዩነቱ ጀምሮ አሳምሮ ያውቃል። ገንዘብ ገንዘብ ያደረገው ፍላጎት ስላለ ነው ፍላጎት ከሌለ ገንዘብ ተራቁስ ነው። በቅርቡ አንድ በሸክላ እቃ የተቀበረ በርካታ የሮማ ሳንቲም የስነ ቁፋሮ ሰዎች አግኝተው ወደ ሙዚየም ወስደውታል በወቅቱ የነበሩ የሮማ ሰዎች ቢሆኑ ምን እንደሚያደርጉት አስቡ ሲጀመር የቀበሩ ሰዎች ምን ያህል ቢሊየነሮች ኖሮ ይሁን ወደ ዲዮጋን እንመለስ አባቱና እሱ እዚህ አካባቢው ያሉ ሳንቲሞችን ይቀበላሉ። አንዱን ሳንቲም በአንዱ ሳንቲም ይሸጣሉ። አንዱን ከአንዱ ይቀያይራሉ ይመነዘራሉ ይገለብጣሉ ምናምን እንደውም በወቅቱ የነበሩ የወርቅ የብር የነሃስ ሳንቲሞችን ይዘው ቀንሰዋል ተብሎም ተከሶ ሁሉ ያውቃሉ። በልጅነቴ አንድ ገንዘብ አቃጣይ ሰውዬ ወይም የአባቴ ጓደኛ አውቅ ነበር አቃጣዮቹ ስራቸው የነተቡ የብር ኖቶችን በፖሊስ እየታጀቡ ያቃጥላሉ ያስወግዳሉ ሰውየው ኑሮውን የዲዮጋን ይመስለኛል። ገንዘብ እንደሌላው ሰው ትርጉም አይሰጠውም ትንሽ ጠባብ ክፍል ውስጥ ኖሮ ኖሮ ሞተ እዚህ ሰፈር ከሁሉም በላይ ህይወትን ተረዳ ብዬ የማስበው አንድ ሰው ብቻ አለ ኮስሞሎጂካል አርጊዩመንት ሲባል ስለ ፈጣሪ እያወራን የምን ኮስሞቲክስ አመጣችሁ የሚል ትንሽ ግንነት ልጁን ከልቤ ከማደንቀው ነገር ውስጥ የራሱን ለማንኛውም አንድ ነገር ትርጉም የሚኖረው እኛ ትርጉም በሰጠነው ልክ ነው። ባልዩ የምንጨምርለት የምንቀንስለትን እኛ ነን አርቲስቶች ምሁራን ባለሀብቶች ሴቶቻቸው በእኛ ወጪ መጨመር ይፈልጋሉ። ያ እሴት የሚጨምረው በአንተ በአንቺ በእኔ እንዲሁም በሌላው በህይወት ኪሳራ ነው እዚህ ላይ ኪሳራው ለከሳሪው አካል አስከፊ የሚያደርገው ራስን ማጣት አኗኗሪ መሆን በመሆኑ ነው አንድ ሰው ምርጥ መኪና ስለነዳ ወይም አንዷ ወይም መልኳ ውብ ቢሆን የሆነ ቢሊየነር ጠፈር ሄዶ ሻይ ቡና ብሎ ስለተመለሰ በትምህርቱ ትልቅ ቢደርስ እኛ ህይወት ላይ ጠብ የሚል ነገር ሳይኖረው መከባበሩ ከእኛ በኩል ብቻ ከሆነ ለዛ ቫልዩ የምንሰጠው በእኛ ኪሳራ ላይ ነው ማለት ነው። የሰው ልጅ በተፈጥሮ ተፎካካሪ ስለ ልቦና ያለው እንስሳ ነው አንድ ብር ካለው ጎኑ ያሉትን ሰዎች የያዙትን ባንከሩ ያያል ጎረቤቶቹ ምንም ከሌላቸው እሱ አንድ ብር እንዳለው በማሳየት በእነሱ ህይወት ኪሳራ ላይ የእሱን ቫልዩ ለመጨመር ይሞክራል። አክብሩኝ አሸብሽቡልኝ ኑሮዬን አድምቁት ይላል። ያለው ነገር ደግሞ ለእነሱ ቫልዩ እንደሌለው ካወቀ ያለውን ደግሞ እንደገና መናቅ ይጀምራል በተቃራኒው እነሱ ከእሱ ተጨማሪ ማለትም ሁለት ወይም